መዋኘት ትችላለህ ይላል አዎ መዋኘት ትንሽ ትንሽ ያው እሞክራለሁ ብዙ ያው ባልችልም ያው እችላለሁ የተወሰነ ምክንያቱም ያው ያደኩት ያው ወንዝ ዳር ነው አብሬ ያው መዋኘት ትንሽ ያን ያህል አይጠፋኝም። ያው በደንብ ብቻ ባልችልም የተወሰነ እሞክራለሁ

ይቅርታ መጠየቅ ቀላል ነው? ይላል። አዎ! ይቅርታ መጠየቅ ደስ ይላል፤ ያው አለ አይደል ይቅርታ በቃ ከውስጥ ሲሆን ደስ ይላል ምክንያቱም ይቅርታ ስትል ያው ፈጣሪን ያው ይቅር በቃ ፈጣሪ ደስ ይላል የሆነ ደስ የሚልም ስሜት አለ። ይቅርታ ስትል ከለብ ከውስጥህ በቃ ይቅር ብያለሁ ይላል ለፈጣሪ በቃ፤ ለፈጠሪ ሰጥቻለው ሁሉ ነገር እንደማለት ነው።

የስልክ ባትሪ ምን ያህል ይቆያል የለም? ያው ስልኬ ባትሪ የቆየው ያው አንድ ቀን ይቆያል። ከዛ ማታ ነው ቻርጂ አድርጌው የማደርገው። ቀን ያው ስጠቀምበት እወላለሁ ምክንያቱም ያው ስራውን በዛም እዛኛው በስልክም እንደዚህ ስለምሰራ። እና ቀን ስጠቀምበት እውላለሁ ማታ ቻድ አደርገዋለሁ አንድ ቀን ነው የሚያገለግለኝ። አንድ ቀን ነው የሚያገለግለኝ እና ያው ደግሞእስከማታ ያው ስጠቀምበት እውላለሁ። እና አንድ ቀን ነው እሚያውቀው

ጥቅም ላይ መዋል ታደርጋለህ ይላል? አዎ ምክንያቱም እኔ ያው እንደዚህ እንትን ያሉት እቃዎች ጠግየ ጥቅም ላይ እንዲውሉ አደርጋለሁ። ጠቅ ጠቅ እና ጥቅም ላይ እንዲያገለግሉ ጥቅም ላይ እንዲውሉ እሰራለሁ። እና

ጥፍርህን ትቆርጠለህ ይለል? አዎ። ትፍሬንማ እንዴ? በየሳምንቱ ቆርጠለሁ ትፍሬን እንደዚህ ቆርጠለሁ። ሁሌ መሰደግ ደስ አይለኝም አሎድም ቆርጠለሁ። ጥፍሬን እንዲያድግ አልፈቅድም። ጥፍሬ ሲያድ ደስ አይለኝም እኔ አልወድም። ብዙ ጊዜ ያው ቆርጣለሁ ጥፍሬ።